እኔ ልደቴን የማከብረው በአሁኑ ሰዓት ጎልማሳ እንደመሆኔ መጠን ነሀሴ አስራ ስምንት አስራ ዘጠኝ ሰማንያ ሰባት ዓመተ ምህረት አርባ አንደኛ አመቴ ስለሚሆን የማከብረውም በሀገራችን ባህልና ወግ መሰረት ትልቅ ዳቦ በመጋገር ሻማ በማብራትና በአካባቢ በጎረቤት ያሉ ሰዎችን በመጋበዝ ልደቴን አከብራለሁ አምላክ ጤናውን ሰጥቶ እስከ ጉልምስና ስላደረሰኝ አመሰግንሃለሁ እላለሁ። ልጆቼና ከባለቤቴ ጋር ሆኜ ልደቴን አከብረዋለሁ። ልደቴን ሳከብር ትልቅ ድፎ ዳቦ በመድፋትና የልደት ሻማ በማብራት የአካባቢዬን የጎረቤቴን ሰዎችን በመጥራት ከልጆቼ ከባለቤቴ ጋር ሆኜ በደንብ አድርጌ ልደቴን አከብረዋለሁ። የተወለድኩበት ቀን እንደመሆኑ መጠን ልደቴን ሞቅና ደመቅ ባለ ሁኔታ አከብረዋለሁ። ልደት የተወለድንበት እንደመሆኑ መጠን ወደፊትም እስካለው ድረስ ልደቴን በደመቀ ሁኔታ አከብረዋለሁ። ልደቴን ሳከብር የሚሰማኝ ደስታ የድሮ የህፃንነቴን ትዝታ ይመልስብኛል። በዚህም በጣም ደስተኛና ሳከብር በጣም ደስ ይለኛል